እኔ የጨረቃ ብርሃን አልወልድም። እኔ ከጨረቃ ብርሃን ይልቅ የፀሀይ ብርሃን በጣም ትመቸኛለች በተለይ ጠዋት ላይ የምትወጣው የፀሀይ ብርሃን ሳልሞቃት ወደ ስራ ቦታ እንደውም ወደ ተለያዩ በዓላቶች አልሄድም የፀሀይ ብርሃንን ፀጉሬን ታጥቤ ቁጭ በማለት የፀሀይ ብርሃንን እሞቃለሁ። ስለዚህ እኔ ጨረቃ ብርሃን አይሞችኝም

ሽማግሌዎችን እኔ በጣም ነው የማከብረው። መኪና ውስጥ እየተጓዝን ሽማግሌ ቆሞ የሚሄድ ከሆነ እኔ ተነስቼ በመቆም ሽማግሌዎችን አከብራለሁ። መንገድ ላይ ሳገኛቸው ሞቅ ያለ ሰላምታ አቀርብላቸዋለሁ። ሽማግሌዎችም ደግሞ በተገላለጦሽ እኔን በጣም ነው የሚወዱኝ። ስለዚህ እኔ ሽማግሌዎችን በጣም ነው የማከብራቸው